ለሌሎች ማስተማር ትችላለህ? አዎ ለሌሎች ማስተማር እችላለሁ። ምክንያቱም በብዙ ስራዎች የተለያዩ ልምድ ያለኝ ሰው ነኝ። ስለዚህ ለብዙ ሰዎች ትምህርት መስጠት እችላለሁ። ትምህርት መስጠት እችላለሁ ብቻ ሳይሆን አሁንም ለብዙ ሰዎች በተለያየ አይነት ሙያ ትምህርት እየሰጠሁኝ እገኛለሁ ማለት ነው። አንዱ የተመረኩበት የስራ ሙያ መምህርነት ነው። ስለዚህ መምህር ደግሞ ዋናው ስራው ለሌሎች ትምህርት መስጠት ነው። ስለዚህ በእያንዳንዱ የትምህርት ደረጃ ወይም እኔ ተመድቤ በምሰራበት የትምህርት ደረጃ ለተማሪዎቼ ትምህርት እሰጣለሁ ማለት ነው። ስለዚህ ለሌሎች ትምህርት መስጠት እንደምችል ከዚህ መረዳት ይቻላል ማለት ነው። ከዛ ባሻገር የተለያዩ ስራዎች ላይ በልምድም እንዲሁም ደግሞ በተለያዩ ተቋማት ገብቼ የተማርኳቸው ትምህርቶች አሉ። በእነዚህ ስራዎች ዙሪያ። ከብዙዎች ጋር እገናኛለሁ ከልምድ አንፃር ያገኘኋቸውን ትምህርቶች ለሌሎች ትምህርት እሰጣለሁ ማለት ነው። ስለዚህ በአጭሩ ለሌሎች ትምህርት እንደምሰጥ ከዚህ መረዳት የሚቻልበት ሁኔታ አለ ማለት ነው።

የህዝብ ማመላለሻ እጠቀማለሁ። ምክንያቱም የህዝብ ማመላለሻዎችን ማንጠቀም ከሆነ ከቤታችን ወደ ስራ ቦታችን ወይም ደግሞ ከቤታችን ወደ ገበያ ወይም መሄድ ወደምንፈልግባቸው ቦታዎች በቀላሉ መሄድ አንችልም ስለዚህ የህዝብ ማመላለሻዎች በጣም አስፈላጊ ናቸው። ስራን ለማቅለል የተለያዩ ተግባራትን ለማከናወን በጣም አስፈላጊ ናቸው። በዚህም አማካኝነት እኔም እንደማንኛውም አንድ የህዝብ አካል የህዝብ ማመላለሻ የተለያዩ መኪናዎችን ወይም ደግሞ ለህዝብ ማመላለሻነት የሚያገለግሉ ተሽከርካሪዎችን እጠቀማለሁ ማለት ነው ስለዚህ የህዝብ መመላለሻ ማመላለሻ የሆኑ ነገሮችን በሙሉ የምጠቀምባቸው አጋጣሚዎች ብዙ ናቸው ቅድም እንዳልኩት የስራ ቦታዬ እና የተለያዩ ግልጋሎቶችን የማገኝባቸው ቦታዎች እንዲሁም በተጨማሪ ቤቴ የተራራቁ ቦታዎች እንደመሆናቸው መጠን የህዝብ ማመላለሻዎችን እንድጠቀም ያስገድዱኛል ማለት ነው ስለዚህ እንደማንኛውም የራሱ የሆነ ማመላለሻ ወይም የትራንስፖርት አገልግሎት እንደሌለው ሰው የህዝብ ማመላለሻ አማራጮችን የምጠቀምባቸው አጋጣሚዎች ብዙ ናቸው ማለት ነው

ምንጣፍ ላይ መቀመጥ እወዳለሁ ምክንያቱም ምንጣፍ ላይ መቀመጥ ተፈጥሮአዊ የሆነ ደስታ አለው። ምንጣፍ ላይ በመቀመጥ ሰውነታችንን ዘና ማረግ እንችላለን። የተለያዩ ጥሩ የሆኑ መንፈሶች ይፈጠሩብናል። እንደሚታወቀው ምንጣፍ ላይ ተቀመጥን ካልን እግራችንን ዘርግተን ወይም ጋደም ብለን እንደፈለግን አይነት የሆነ ነገር እንዲፈጠር ያደርጋል። እኛ እንደምንፈልገው ነው መሆን የምንችለው። ስለዚህ ይሄ የሚያሳየው ተፈጥሮአዊ ነው። ሰውነታችን እንደፈቀደው ነው ምንጣፍ ላይ የምንቀመጠው ማለት ነው። ስለዚህ እንደኔ እንደኔ ምንጣፍ ላይ መቀመጥ ወይም ምንጣፍ ላይ ስቀመጥ ሰላማዊ የሆነ ነገር ይሰጠኛል ደስታን ይሰጠኛል። እንደፈለኩ እንድሆን ያረገኛል ስሜቴን እንዲዝናና ያደርገኛል። ስለዚህ ምንጣፍ ላይ እቀመጣለሁ ማለት ነው። ምንጣፍ ላይ መቀመጥም በጣም ነው። ምደሰትበት ምንጣፍ ላይ በመቀመጤ ምክንያት በጣም እንደፈለኩ እንድሆን ያረገኛል ከልጆቼ ጋር እንድጫወት ያረገኛል። እኔም ጥሩ ስሜት እንዲሰማኝ እና ተፈጥሮአዊ የሆነ ስሜት እንዲኖረኝ ያደርአል ማለት ነው።

ጢም ማቆየት አልወድም ወይም ጢም ማቆየት አልወድም ወይም ደግሞ ጢም አላቆይም። ምክንያቱም ጢም ሲያድግና ፊቴ ላይ ብዙ ጊዜ ሲቆይ ከበድ ያለ ስሜት ጥሩ ያልሆነ ስሜት እንዲሰማኝ ያደርጋል። በዚህም አማካኝነት ጢም ፊቴ ላይ ማቆየት በጣም ነው የሚያስጠላኝ። ቶሎ ነው የምስተካከለው ለራሴ ሸበር እና የተለያዩ ምላጮች አዘጋጅቼ ጺሜን ቶሎ ቶሎ ነው የምስተካከለው ማለት ነው። ስለዚህ ጢም ማቆይት አልወድም

በቀን ቢያንስ ቢያንስ ሁለት ሊትር ውሃ እጠጣለሁ ስለዚህ በቀን የምጠጣው የውሃ መጠን ሁለት ሊትር ነው። ምክንያቱም አሁን በዚህ ዘመን እንደሚታወቀው ብዙ ሀኪሞች በቀን ብዙ ውሃ መጠጣት እንዳለብን ውሃ መጠጣት ከመድሃኒትም በላይ እንደሆነ የሚመክሩበት ጊዜ ላይ ነው ያለነው። ያ ብቻ ሳይሆን እንደሚታወቀው ብዙ ህመምተኞች የኩላሊት ህመምተኞች በውሃ እጥረት ምክንያት የኩላሊት ችግር እንደገጠማቸው እና ኩላሊትን ለማጠብ የግድ ውሃ እንደሚያስፈልገን ሀኪሞች ያስተምራሉ። በዚህም አማካኝነት ቢያንስ ቢያንስ አልጠጣሁም ከተባለ እኔ በቀን ሁለት ሊትር ውሃ እጠጣለሁ ማለት ነው።

አዎ ማሸነፍ እችላለሁ። ምክንያቱም እንደሚታወቀው ማሸነፍ የሚለው ቃል የሚገለጸው ኑሯችንን ነው ሚሆነው። አንድ ሰው ኑሮውን አሸንፎ መኖር ከቻለ ማሸነፍ ይችላል ማለት ነው። በኑሮ ብዙ አይነት ውጣ ውረዶች ይገጥሙናል እነዚህን ውጣ ውረዶች ማሸነፍ ደግሞ ለእኛ ከምንም ነገር በላይ ነው! ስለዚህ የኑሮ ውጣ ውረዶቻችንን ማሸነፍ ከቻልን ማለፍ ከቻልን አሸናፊዎች ነን ማለት ነው። ስለዚህ እኔ ማሸነፍ እችላለሁ። ብዙ የኑሮ ውጣ ውረዶች ገጥመውኛል። እነዚህን የኑሮ ውጣ ውረዶች ማለፍ ከቻልኩና አልፈው ማየት ከቻልኩ እንደገና ደግሞ ካሳለፍኩት የኑሮ ውጣ ውረድ ምማራቸው ነገሮች ካሉ አሸናፊ ነኝ ማለት ነው። ስለዚህ ብዙ ጊዜ የኑሮ ወጣ ውረዶችን ገጥሜያለሁ። ስለዚህ የሁሉንም የኑሮ ወጣ ውረዶቼን ማሸነፍ ችዬ አሁን ያለሁበት ደረጃ ላይ ደርሻለሁ ማለት ነው። ስለዚህ ማሸነፍ እችላለሁ።

ጭንቀት ሲሰማኝ ከማደርጋቸው ነገሮች አንዱ ጸጥ ያለ ቦታ ሄጄ ራሴን ውስጤን ማዳመጥና ጭንቀቴን መተንፈስ እወዳለሁ። ሁለተኛው ጭንቀት ሲሰማኝ የማደርገው ነገር ደግሞ ለቅርብ ጓደኛዬ ወይም ለትዳር ጓደኛዬ ሊሆን ይችላል የተሰማኝን ነገር በመናገር ከጭንቀቴ ልገላገል እችላለሁ። ሌላው ጭንቀት ሲሰማኝ ሃይማኖታዊ የሆኑ ቦታዎች ቤተክርስቲያን በመሄድ ያለኝን ነገር በሙሉ ለፈጣሪ ወይም ለአምላክ በመናገር ከጭንቀቴ ልገላገል እችላለሁ። ሌላው ትልቁ ጭንቀት ሲሰማኝ የማደርገው ነገር ምናልባት እነዚህን አማራጮች ከላይ የገለጽኳቸውን አማራጮች ማድረግ የማልችል ከሆነ ለስለስ ያሉ ሙዚቃዎችን ቀስ አድርጌ ከፍቼ ለብቻዬ ቤት ጸጥ ባለ ሁኔታ ውስጥ የማዳምጥባቸው አጋጣሚዎች ሊፈጠሩ ይችላሉ ማለት ነው።

ሙዚየም መሄድ እወዳለሁ ምክንያቱም ሙዚየም በመሄድ ብዙ ነገሮችን ብዙ ታሪኮችን መረዳት እንችላለን። ስለዚህ ሙዚየም ከመሄድ የሚገኙ ብዙ ትርፎች ስላሉ ሙዚየም መሄድ በጣም ነው የምወደው። ከምወድባቸው ምክንያቶች ደግሞ አንዱ ማድነቅ የምፈልጋቸው ማወቅ የምፈልጋቸው ብዙ ታሪኮች አሉ። እነዛን ታሪኮች ደግሞ የማገኘው ብዙ ጊዜ ከሙዚየሞች ውስጥ ነው። ስለዚህ ብዙ የቆዩ ታሪኮችን የምናገኝበትና የምንረዳበት ገራሚ ታሪኮችንም የምናውቅበት ቦታ ስለሆነ ሙዚየም መሄድ በጣም ነው የምወደው።

የምወደው መክሰስ አለ። ከምወዳቸው መክሰሶች መካከል ግን በጣም የምወደው ቂጣ ነው። ወይም ዳቦ በምን የምንለው እናቶቻችን እንጀራ ከጋገሩ በኋላ ምጣድ ላይ መዳፍ መዳፍ የምታክል አድርገው ክብ ክብ እያደረጉ የሚሰሯት ቂጣ አለች። ስለዚህ ያቺን ቂጣ በሻይ መብላት በጣም ነው የሚያስደስተኝ። ስለዚህ ከምወዳቸው መክሰሶች አንዱ ቂጣ ነው ማለት ነው። የእናቶቻችን የሚያዘጋጇቸው ቂጣ ናት ማለት ነው። ሌላው ምናልባት ለመክሰስ መቆያ ወይም ደግሞ መቆያ ነው መክሰስ ማለት ለእራት መቆያ ማለት ነው። ስለዚህ ለመቆያ ደግሞ እንደ ቆሎ አይነት ነገሮችንም ልመርጥ እችላለሁ ማለት ነው። ስለዚህ የምወዳቸው የመክሰስ አይነቶች ቂጣና ቆሎ ናቸው ማለት ነው።

ዶሮ አለህ አዎ ዶሮ አለኝ ዶሮ ግን ብዙ ጊዜ እኔ ቤት የሚኖረው ምናልባት ለበዓላት አርደን ልንበላ ያመጣነው ዶሮ ካልሆነ በስተቀር የማረባው ዶሮ የለኝም። ነገር ግን ዶሮ አለ ሲል በአጋጣሚ አሁን የበአል ሰሞን ስለሆነ እቤት ለእርድ ምክንያት ተገዝተው የተቀመጡ ዶሮዎች አሉ። ስለዚህ በዚህ አጋጣሚ ምላሽ የሚሆነኝ አዎ ዶሮ አለኝ የሚል ነው ማለት ነው

አዎ አስተያየት መቀበል እወዳለሁ ምክንያቱም አስተያየት ለሁሉም ነገር በጣም ወሳኝ ነው። በአስተያየቶች ምክንያት ሰዎች ሊወድቁም ሊነሱም ይችላሉ ስለዚህ የሚሰጠኙን አስተያየቶች በደንብ ለማጤን። በመወሰን የእያንዳንዱን አስተያየት መቀበል እወዳለሁ። አስተያየቶች አሉታዊም አዎንታዊም ሊሆኑ ይችላሉ። ስለዚህ እንደ አመጣጣቸው ተቀብሎ ለእኛ ጥቅም በሚሰጠን አይነት መልኩ ትርጉም መስጠት ነው በዋናነት የሚያስፈልገው ማለት ነው። ስለዚህ እኔ አስተያየቶችን እቀበላለሁ አስተያየቶች በመቀበሌ ምክንያትም እነሱን ተግባራዊ በማድረጌ ምክንያትም ብዙ ጊዜ ተጠቃሚ ሆኛለሁ ማለት ነው። ስለዚህ አስተያየቶችን እቀበላለሁ

ዳቦ ማብሰል አዎ እችላለሁ ዳቦ ብዙ አይነት መልኩ እንደሚዘጋጅ ግልጽ ነው። እኔ ዳቦ የማበስለው በእንጨት ወይም በፍም ነው በፍም ወይም በእንጨት በመጠቀም እንዲሁም ብረት ምጣድና የተለያዩ የማብሰያ እቃዎችን በመጠቀም ዳቦን አበስላለሁ። ነገር ግን ዳቦ ማብሰል እንደሚታሰበው እንደዚህ ቀላል አይደለም በጣም ትዕግስት የሚጠይቅ ነገር ነው። ብዙ ዝግጅት የሚፈልግ ነገር ነው ከማብካቱ ጀምሮ። ከዛ በኋላ እስከሚጋገርበት ጊዜ ድረስ። ስለዚህ በትዕግስት በእንጨት ወይም በከሰል ዳቦን ላበስል እችላለሁ ማለት ነው

አንድ ጊዜ ብዙ ስራዎችን አስተናግዳለሁ። ምክንያቱም አሁን በዚህ ዘመን አንድ ስራ ብቻ ሰርቶ ለመተዳደር ትንሽ ጊዜው ከባድ የሆነበት ጊዜ ነው ያለው። ስለዚህ አንድም ሁለቱም ሶስትም ስራ መስራት ይጠበቅብናል ማለት ነው። ስለዚህ እኔ ኮምፒውተር ላይ ቁጭ ብዬ የምሰራው ስራ አለ። እንዲሁም በመደበኛነት የማከናውነው ተግባር አለ። እንዲሁም በስልክ እየተደዋወልኩ ከጓደኞቼ ጋር ደግሞ የምሰራቸው ሌሎችም ስራዎች አሉ። ስለዚህ በአንድ አይነት ሰዓት ሁለት እና ሶስት እንዲሁም ከዛ በላይ ስራዎችን የምሰራባቸው አጋጣሚዎች ብዙ ናቸው። አላማው ደግሞ ገንዘብ ማግኘት ነው። ስለዚህ ገንዘብ ለማግኘት በተለያየ አጋጣሚ የተለያዩ ስራዎች ውስጥ ልሳተፍ እችላለሁ ማለት ነው።

ፍራፍሬ ብርቱካን ነው። ብርቱካን እንደሚታወቀው ብዙ ብዙ ለጤና ጠቃሚ የሆኑ ነገሮች አሉት። በሽታ ተከላካይ ነው። በዚህ ላይ ጣፋጭ ነው። በዚህ ላይ ደግሞ ከሌሎቹ ፍራፍሬዎች በሙሉ እኔ በጣዕሙም በመልኩም በሁሉም ነገሩ የምወደው የፍራፍሬ አይነት ነው። እንደሚታወቀው ብዙ ሰዎች ታመው ሆስፒታል ሲገቡ ሰዎችን ለመጠየቅ በምንሄድበት ጊዜ ይዘን የምንሄደው ብርቱካን ነው ስለዚህ ይሄ የሚያሳየው ፈርጀ ብዙ የሆኑ ጥቅሞች እንዳሉት ነው። ስለዚህ በዚህም ምክንያት እንዲሁም ደግሞ ዝም ብሎ ሽታውም ደስ ይለኛል መልኩም ደስ ይለኛል ጣዕሙንም በጣም ነው የምወደው በዚህም አማካኝነት እኔ አንደኛ ከፍራፍሬ የምወደው የፍራፍሬ አይነት ብርቱካን ነው ማለት ነው። ብርቱካን የማይወደድ ነገር የለውም። በነገራችን ላይ ብርቱካን ተወዳጅ እንደሆን ለመግለጽ በእኛ በሀገራችን ብዙ ሰዎች በብርቱካን ስያሜ ተሰይመዋል ያ ማለት ብዙ ሴቶች ብርቱካን የሚል ስያሜ ወስደዋል ስለዚህ እኔ ካሉ ፍራፍሬዎች በሙሉ ብርቱካንን አንደኛ አድርጌ የምወደው እና ከሌሎችም የምመርጠው የፍራፍሬ አይነት ነው ማለት ነው ስለዚህ የምወደው የፍራፍሬ አይነት ብርቱካን ነው ማለት ነው።

ጥፍርህን ትቆርጣለህ? አዎ። ጥፍሬን እቆርጣለሁ ጥፍሬን በሳምንት ቢያንስ አንድ ጊዜ እቆርጣለሁ ጥፍሬን የምቆርጥበት ቀን ደግሞ ሁል ጊዜም ቅዳሜ ቅዳሜ ነው። ጥፍሬን በመቁረጤ ምክንያት በጥፍር ውስጥ የሚሆኑ ቁሻሻዎችን ማስወገድ እችላለሁ። እንዲሁም ጥፍራችንን ሳንቆርጥ ምናልባት ምግቦችን በምንበላበት ጊዜ የተለያዩ ጉዳቶች ሊያደርስብን ይችላል። ስለዚህ የሆድ ህመም እና የመሰል ችግሮችን ለማስወገድ ጥፍራችንን መቁረጥ የግድ ያስፈልገናል። ስለዚህ እንደማንኛውም ሰው ንጽህናዬን ለመጠበቅ ጥፍር አዳጊ ነው። ጥፍር በሚያድግበት ጊዜ ደግሞ የሚመጡ ብዙ ችግሮች እንደመኖራቸው መጠን እንዲሁም ደግሞ ለእይታም እንደሚያስጠላ ስለምናውቅ ጥፍራችንን መስተካከል ወይም መቁረጥ ይጠበቅብናል። ስለዚህ እኔም እንደማንኛውም ንጽህናውን እንደሚጠብቅ ሰው ቢያንስ ቢያንስ በሳምንት አንድ ቀን ጥፍሬን እቆርጣለሁ ማለት ነው። ስለዚህ ጥፍሬን ሁልጊዜም ጊዜውን ጠብቄ በሚያድግበት ጊዜ እቆርጣለሁ ማለት ነው።

የፀሀይን መውጣት አያለሁ ምክንያቱም የፀሀይን መውጣት ማየት በጣም ተስፋን የሚሰጥ ነገር ነው። ብዙ ጊዜ ፀሀይ የምትወጣው ጠዋት ላይ ነው። ጠዋት ላይ እንደመውጣቷ መጠን ጠዋት ከእንቅልፋችን ተነስተን አዲሱን ቀን የምንጀምርበት ሰዓት ነው። ስለዚህ የፀሀይን መውጣት የፀሀይን አወጣጥ ቀስ እያለች እንዴት እንደምትጠነክር ቀኑን ሙሉ አገልግሎት እንዴት እንደምትሰጥ ከዛ በኋላ ደግሞ እንዴት እንደምትጠልቅ ማየት ተፈጥሮን እንድናደንቅ የሚያደርገንና እኛንም የሚያስተምረን ነገር ነው። የሰው ልጅ ይወለዳል ያድጋል ይሞታል የሚለውን ነገር የሚያሳይ ነው። ዞሮ ዞሮ ወደ ቀኑ እየመጣን ስንመጣ የሚያሳየን ጥሩ ተስፋ አለ የመስራት አቅም ጥንካሬ ብርታት ብዙ ነገርን ያሳየናል። ስለዚህ የፀሀይን መውጣት ማየት ተስፋን የሚሰጥ ተፈጥሮአዊ የሆነ ሰላማዊ የሆነ ነገር የሚሰጠን እና ቀኑን በደስታ እንድንጀምር የሚያደርገን ነገር ከመሆኑ ጋር ተያይዞ የፀሀይን መውጣት በጣም ሁል ጊዜም ነው የምከታተለው። ፀሀይ በምትወጣበት ጊዜ በመስኮት በኩል እያንዳንዱን ነገር እከታተላለሁ ተፈጥሮ ማድነቅ በጣም ደስ ይለኛል። ተፈጥሮን ከማደንቅባቸው ምክንያቶች አንዱ ደግሞ ፀሀይን በመመልከት ነው። ስለዚህ ፀሀይን እኔ በጣም ነው መውጣቷን የምከታተለው። ፀሀይን የፀሀይን መውጣት በመከታተሌ ደግሞ ቅድም እንዳልኩት ብዙ ተስፋን የሚያጭር ነገር አገኝበታለሁ። ስለዚህ ተስፋ እንዲኖረኝ ቀኑን በደስታ እንዲጀምር ብርሃናዊ የሆነ ቀን እንዲኖረኝ የፀሀይን መውጣት እከታተላለሁ ወይም ደግሞ አያለሁ ማለት ነው። ስለዚህ የፀሀይን መውጣት አያለሁ።